የምትጠቀመው የቤት እቃ የተለያዩ የቤት እቃዎችን እጠቀማለሁ። ለምሳሌ ቴሌቪዥን እንዲሁም ደግሞ አልጋ ሶፋ መቀመጫ ወንበሮችን ማለቴ ነው። ፍራሾችን እናም ደግሞ የወጥ እቃዎችን የወጥ መስሪያ እቃዎችን። ለምሳሌ እንደ ብረድስት አይነት እንደ ማንኪያ አይነት የሻይ ቅጠል የሻይ ቅጠል እንትን የሻይ መጣጃ በረድን እንደውም ደግሞ ማንካን ሹካን እንዲሁም ደግሞ ቡፌ እቃዎችን የሲኒ እቃዎችን የተለያዩ የቤት እቃዎችን እጠቀማለሁ ማለት ነው። ለምግብነት የምጠቀምበት አለ። እንዲሁም ደግሞ የምጠጣበት ደግሞ አለ። ብርጭቆ አለህ ሻይ የማፈላበት ደግሞ በራዳ አለ። ቡና የማፈላብትም ለየብቻው ጀበና አለ። የቡና ስኒ አለ። እንዲሁም ደግሞ እስቶቭ አለ እስቶቭ እጠቀማለሁ። እንደገናም ደግሞ ማጣቢያ ማሽን እጠቀማለሁ። ፍሪጅ ደግሞ በብዛት እጠቀማለሁ ምግቤን የሚያስቀምጥበት የተለያዩ እቃዎችን የሚያስቀምጥበት ስለሆነ ፍሪጅ እጠቀማለሁ ማለት ነው። እና እንደዚህ እንደዚህ አይነት እቃዎችን እጠቀማለሁ። ስለዚህ ምንም ችግር ብዙ አይነት እቃዎችን እጠቀማለሁ። የትላልቅ እቃዎችን አልነካም የህፃን የህፃናትን እቃ ደግሞ አልነካም። እና በዚህ ምክንያት እኔ የራስ የሆነ ልዩ የሆነ ብጠቀማቸው እቃዎች አሉና። እና አብዛኛውን ጊዜ የምትጠቀመው ግን አልጋን ነው። አልጋ ላይ ብዙ ጊዜ ተኝቼ አሳልፋለሁ። አልጋዬ ላይ ጊዜን የማሳልፈው አልጋ ላይ በመሆን ነውና አልጋን በጣም ላይ ትኩረት አደርጋለሁ አልጋ ላይ ማለት ነው። እናም ደግሞ ሲቀጥል ቲቢ ላይ ቲቢ ላይ በጣም ትኩረት አደርጋለሁ ቲቢ ላይ ቲቢ እጠቀማል እኔ በሀሪፍ ነው የምጠቀመው። እና የተለያዩ የቤቴ የቤት እቃዎች አለ። ለምሳሌ ደግሞ የማልጠቀማቸው እቃዎች ደግሞ ለምሳሌ የማልጠቀማቸው እቃዎች ሙጎጎን ይመስል እንጀራ መጋገሪያን ይመስል እሱን አልጠቀምም። ብዙ ጊዜ አልጠቀምበትም እንጀራ ሞጎጎ ያን ያህል አልጠቀም ብረት ምጣድ ቡና ማቆያ እንደዚህ እቃዎችን አልጠቀምበትም። ማለት ነው የምጠቀምበት የራሴ የሆነ የወጣት የሆኑ እቃዎች አሉኝ እነሱን ብቻ ነው። ምጠቀመው እኔና በዚህ አይነት ምክንያት ትናንሽ እቃዎች ትናንሽ እቃዎችን ብቻ ነው የምጠቀም። እኔ እቃ አላበዛም እኔ እቃ አልጠቀምም። ብዙ እቃ አልጠቀምም ምክንያቱም እኔን የማይወክል እቃ አለ ወንድን በተለይ ወንድን የማይወክል እቃ አለ ሴትን ብቻ የሚወክል እቃ አለ። ስለዚህ እኔ ትንሽ እቃዎችን ነው የምጠቀም ያን ያህል እንደ ሴቶች አላበዛም። ደግሞ እንደ ሴቶች ደግሞ አላበዛም ስል ሙሉ ለሙሉ የሴቶችን እቃ ልጠቀምም ማለት አይደለም። ለምሳሌ ቅድም እንዳልኩት የሴቶችን እቃ ለምሳሌ ቡና ስለምወድ ቡና አፈላለሁ ቡና አፈላለሁ እና እንደገና የቡና መጣጃ እጠቀማለሁ ማለት ነው በዛ ምክንያት ትናንሽ እቃዎችን ከሴቶች እበደራሁ ማለት ነው። እንደ ሴቶች አይደለም ማለት ነው። ወንድ ስለሆንኩኝ እኔ የሚያስፈልጉኝ የራሴ የሆኑ እንደ ፈርኒቸር አይነት እንደ ሶፋ አይነት ምወዳቸው እንደ ቲቢ አይነት እንደ ቴሌቪዥን አይነት እንደዚህ እንደዚህ አይነት እቃዎችን እወዳለሁ ፍሪጅ እወዳለሁ። ሲቀጥል ደግሞ ስቶቮችን እወዳለሁ ምክንያቱም እኔ የፈለኩትን ምግብ ለመስራት እንዲያስመቸኝ እስቶቮችን ስለምትጠቀምም አብዛኛው ጊዜ እስቶቭ እጠቀማለሁ ቲቪ እጠቀማለሁ። እንደገና ፍሪጆችን ደግሞ እጠቀማለሁ የተለያዩ ነገራቶችን አቀዝቅዤ ለመብላት እንደ ሙዛይነቶችን አቀዝቅዤ ለመብላት በጣም ስለሚያገለግለኝ እነሱ እነሱን እጠቀማለሁ እኔ በጣም ስለምወዳቸው ማለት ነው። ስለሚያስፈልጉኝ በማስፈልግ ደረጃ ትልቅ ሚና ስለሚወስዱ እንደዚህ እንደዚህ እቃዎችን እኔ እወዳለሁ እጠቀማለሁ ማለት ነው። እና አብዛኛው በጓሮ ደግሞ የምትጠቀማቸው እቃዎች አሉ ጓሮ ውስጥ ለምሳሌ እንደ እንደ ልብስ ማጠቢያ እንደ ሰውነት መታጠቢያ አይነት ጓንት እጠቀማለሁ። እንደ ሳሙና አጠቀማለሁ ሻምፖ ሻወር ለመውሰድ የሚያገለግሉኝን የተለያዩ እቃዎችን ፎጣዎችን

አዎ የምታስታውሰው የምታስታውሰው የምታስታውሰው የምታስታዉሰው ልዩ በዓል አለ አዎ አለ። ብዙ አይነት በዓል አለ የማስታውሰው በዓል። ለምሳሌ ኢደልፌተርን ይመስል ኢደልፌተር ኢደልአደሃ እነሱ እነሱ በጣም ደስ ይሉኛል እኔ ባህል ሙስሊም እንደምሆኔ እነዚህ እነዚህ ባህሎች በጣም እወዳችኋለሁ በጣም ደስ ይሉኛል ማለት ነው። እና የት ላይ ነው ደግሞ? በጣም የማስታውሰው በዓል እንትን ላይ ሲኖር ማለት ነው ማለት ነው። የሆነ አንድ ጊዜ እንደውም ልጅ እያለሁ። ለሶላት ሄደን ከዛ እና የተለያየ ነገራቶችን ስናደርግ ማለትም። ሄደን ከዛ እንትን እቃ ምናምን ነገር ከረሜላ ምናምን እየዞርን ምናምን ነገር ማህይዲን ምናምን ስንል ብር ስንቀበል ትዝ ይለኛል። እና ያ ጊዜ ለኔ በቃ አይረሴ ጊዜ ነው እና በጣም ደስ የሚል ጊዜ ነበረ ያ ጊዜ። ያ ይባአል ጊዜ። ረመዳን እንደጨረስን ማለትም ጾም እንደጨረስን ወዲያው ነበረ። ፍጥር የሚባለው። በዓል የሚገባውና ከጾም በኋላ ምግብ ስላለ ምን ስላለ እና በጣም ደስ ይለን ነበር። ያ ባዓል ማለት ነው። ለእኛ ለሙስሊሞች በቃ ትልቅ ደስታ የሚያመጣ በዓል ነው ያ በዓል ማለት ነው። በቃ ደስ ይለናል የተለያየ ዶሮ ይሰራል። ስጋ ይሰራል በዚህ ምክንያት በቃ። ያ ባዓል ሁሌም ይደል የኢድ ባዓል በጣም ደስ ብሎኝ የማሳልፈው የማይረሰኝ ጊዜ። ያ በዓል ነበረ። በሁለት ሺህ ሲመስለኝ በሁለት ሺህ ሰባት አካባቢ። ሁለት ሺህ ሰባት አካባቢ በቃ በቃ ደስተኛ ሆኜ ነው በቃ ልጅነቴም እዛ ስለነበረ። በዛ ሰዓት ስለነበረ በቃ ሁለት ሺህ ሰባት ሁለት ሺህ ስምንት። በቃ እነዚህ ሁለት ሺህ ሰባት እና ሁለት ሺህ ስምንት። ሁለት ሺ ዘጠኝ እንኳን ብዙ አይደለም ግን። እነዚህ ሁለቱ አመት ላይ የነበረው ኢደል አደሃ ባህል። ያ ባህል በቃ ልዩ ነበር ለኔ። በቃ አይረሳኝም። ሁለት ሺህ አስራ አንድ ሁለት ሺህ ማነው ሁለት ሺህ ሰባት ሁለት ሺ ስምንት እንዲሁም ደግሞ። ሁለት ሺህ ከዛ በታች ያሉት ማለት ነው ሁለት ሺህ ስድስት። ሁለት ሺህ አምስት ሁለት ሺህ አራት እነዚህ እነዚህ። የባዓል ጊዜያቶች በቃ ለኔ አይረሴ ነበሩ። በቃ ደስ የሚል ትልቅ የሆነን ለአእምሮዬ ትልቅ የሆነ ትውስታን። ጥሎብኝ ያለፈ ባዓል ነበር። እና በቃ በጣም አይረሱኝም እነዚህ በዓላቶች ማለት ነው። በሙስሊሙ ዘንድ በእኛ ዘንድ የሚወደዱ እንደተናገርኩት ሁለት በዓላቶች አሉ። እና እነዛ ሁለት በዓላቶች ውስጥ አንዱ ኢደል አደሃ እኔ በጣም የምወደው ባዓል ሁለቱንም እወዳቸዋለሁ። ግን በይበልጥ ይሄ ረመዳን እንትን ብሎ ጨርሰን። ጾም ጨርሰን ስንገባ። ወዲያው እንደጨረስን የሚመጣ ባዓል ነው። እና የዚህን ጊዜ ደግሞ ልጅ እያሉ ድሮ ትዝ የሚለኝ ልብስ ይገዛልኛል። ደግሞ ጫማ ልብስ የተለያዩ ነገራቶች ብርም ራሱ በዛ ሰዓት ይሰጠኛልና ቤተሰብ ይሰጠኛልና። በቃ ደስ የሚል በዓል ነበረ። በየቤቱ የሄድነት በየ በየ አጎቴ ቤት በአክስቴ ቤት እየሄድን ምግብ እንበላ ነበር ብር እንቀበል ነበር ብር እቀበል ነበር። ዳቦ ቆሎ የሚባል ነገር አለ ደግሞ የባዓል ምግብ። እነዛ እነዛን ነገራቶች እየዞርን ከረሚላ ምናምን ቸኮሌት ምናምን። እንጠቀማለን ኬኮችን ምናምን። ከአክስቴ ቤት ለምሳሌ አንድ ሀፍታም አክስት አለችኝ ከእሷ ቤት ስገባ። ከእሷ ቤት ስገባ ያን በጣም ደስ የሚል ምግብ ነው አዘጋጅታ የምትጠብቀኝ ማለት ነው ምግቧም ደስ ይላል ይጣፍጣል። ኬኩም ምኑም ምኑም በቃ። ሐብታምም ስለነበረች በቃ። በየተለየ አቀራረብ ነው ያለው እና። ከእሷ ቤት ሁሌ ሳስበው። በዓል ሲሆን የእሱ ትዝ የሚለኝ በቃ የእሷ ቤት ነው እና። በተለይ ደግሞ የከረሞዳን በዓል የሚመጣው በዓል። ኢድአልአደሀ እሱ በቃ። ለኔ በቃ በጣም አይረሳኝም። ያ በዓል እና አክስቴ አጎቴ ደግሞ ያው እየደወልን ምናምን ነገር። ኢድሞ ሙባረክ እንባባላለን እንኳን አደረሳችሁ። እንኳን ለኢድ አልአደሀ በዓል። በሰላም አደረሳችሁ ምናምን እንባባላለን። እና ያ ጊዜ ለኔ ትልቅ ጊዜ ነበረና አይረሳኝም በቃ ያ በአ ኢድአልአዳሀ የሚባለው በዓል። አይረሳኝም ለኔ በጣም ትልቅ የሆነ አእምሮዬ ላይ ትልቅ የሆነ ትውስታን ጥሎ የሄደ የልጅነት ትውስታዬ ማለት ነው ኢድአላዳሀ። የረሞዳን በዓል የሚመጣው ማለት ነው ምክንያቱም አዲስ እንደተናገርኩት አዲስ ልብስ። ሁሉ ነገሬ በቃ አዲስ ነው ቤታችን ቀለም ይቀባል። ምን ይላል አንሶላው ምናምን ይቀየራል ምን ይላል። ሰፈር ሁሉ ይጸዳዳል ምናምን ሰዎች ሁሉ ንጹህ ልብስ ለብሰው። ይወጣሉና ያን ጊዜ አይረሳኝም ለማለት ነው። አመሰግናለሁ

አዎ የኔ ሀላፊነቶቼ ዋና ሀላፊነቶቼ ምንድን ናቸው? የኔ ሀላፊነቶቼ አሁን ላይ መማር ነው። ትምህርት ተምሬ ቤተሰቦቼን ማስተዳደር በተለይ እናትና አባቴን። ማስተዳደር ያ ነው የኔ ዋና ሀላፊነቴ። በቃ እንደ የመጀመሪያም ልጅ እንደመሆኔ ስራ ይዤ ወደ ቤተሰቦቼን ሀብታም ማድረግ ማለት ነው። ጡረታም ስለወጣ አባቴ በተለይ ጡረታ ስለወጣ እሱን አባቴን ማስደሰት ነው። በቃ እና እናቴን ደግሞ አረብ ሀገር ነው ያለች ቶሎ እንድትመጣ። ማለትም እሷ እያለች ደውላ እንደውም በቃ ልጄ መቼ ነው? የምትመጪ ስላት ልጄ እስኪመጣ ድረስ ልጄ ስራ እስኪይዝ ድረስ አለችኝ ልጄ ስራ እስኪይዝ ድረስ ነው። እንጂ ከዛ በኋላ እኔ ስራውን ትቼው እመጣለሁ። ያ በቃ የኔ ህይወቴ ላይ እዚህ አለም ላይ ስኖር ትልቁ ሀላፊነቴ ብዬ የማስበው የምጥርለት ቀንም ማታ የምሮጥለት ጠዋት የምነሣለት ትልቁ ሀላፊነቴ። ጠዋት ማታ የሚጨንቀኝ ሀላፊነቴ ምንድነው? የእና እናቴ ናት በቃ አሁን ስራ የማያዝ እና ብር የማግኘት ነው። ትልቁ ሀላፊነቴ የኔ ራሴ ላይ የተሰቀለ ሀላፊነት ይሄ ነው። ሲቀጥል ደግሞ አባቴ ጡረታ ወጧል። ለሱ ገንዘብ የመርዳት የማገዝ እዚህ በኋላ ስላረጀ አባቴ ማለትም እድሜው ስለገፋ ሽማግሌ እየሆነ ስለመጣ ስራ እየከበደው ስለመጣ ጡረታ ወጥቷልና። እኔ አሁን ላስተዳድረው ዝግጁ ነኝ ያ ነው። የኔ ሀላፊነቴ ማለት ነው። ሲቀጥል ደግሞ አያቴ አያቴን አያቴን እንዲሁ እንዳሳደገችኝ አያቴን እሷን ልደርስላት። በቃ እሷን ለማገዝ አይዞሽ በቃ እረፊ ለብር እንዳትጨነቅ ለና ለልጇ እንዳትጨነቅ። እኔ ልጇ አለውላት ለልጅሽ እኔ ልጇ አለውላት ብዬ እሷን በቃ ለማሳረፍ ነው። በቃ የልጆቿን እምባ የልጆቿን እምባ እንዳያሳያት እንደው የልጆቿን እምባ ባለመጥረግ የአክስቴን የለ የእናቴን እምባ የሁሎችን እምባ ለመጥረግ ሁሉም አሳድገውኛል እና ማለት ነውና። እሷንም ለማስደሰት አያቴን ለመመረቅ አንድ የሚባል ነገር አለ ታውቃለህ? አንድ የሚባል ነገር አለ በእኛ አፈ ታሪክ በእኛ ንግግር የሚያልፍ ዝናብ አይምታህ የሚሞት ሽማግሌ አይርገምህ ይባላልና። አያቴን እንድትደሰትብኝ ነው የምፈልገው ሁሌ ትልቁ ሀላፊነት የኔ ትምህርት ነው። ተምሬ ማነው ትምህርት አሁን ላይ ያለው ትምህርት ቤት ነው። ማነው ዩኒቨርሲቲ ውስጥ ነው። ግን እኔ ሀላፊነቴ ብዬ የማስበው ስራ መያዝ እና ገንዘብ ማግኘት ነው። በቃ አሁን ላይ ማለት ነው። ሀላፊነት ብዬ ያሰብኩት ነገር አሁን ኤግዚት ፈተና ተፈትኜ ካለፍኩኝ ስራ ይዤ ቶሎ ያን ስራዬን ብር አግኝቼ ከዚያ ስራዬ ማስደሰት እናቴን ወደ ኢትዮጵያ እንድትመጣ ማድረግ አረብ ሀገር ነው። ያለች ኢትዮጵያ ውስጥ እንድትኖር ማድረግ በቃ ይበቃሻል ማለት እናቴን እናቴን ሀብታ እንድታርፍ ማድረግ ይሄ ነው የእኔ ትልቁ ሀላፊነት። በቤተሰቤ ሌላ ምንም ሀላፊነት ብዬ የማስበው ነገር የለም። አሁን ላይ ማለት ነው ዱንያ እዚህ ጋር እዚህ አለማዊ ማለት ነው መንፈሳዊ ደግሞ ሌላ ነገር ነው። ግን የዓለማዊ የዓለማዊ ሁኔታ የዓለማዊ ሀላፊነቴ ምንድነው? ካላችሁ ይሄ ነው የኔ ሀላፊነቴ ማለት ነው። እና በዚህ ጉዳይ እንኳን እኔ ራሱ ቀንም ማታ እየተገልኩለት ነው ያለህ ቀንም ማታ ነው የምሮጥ ቀንም ማታ ነው። የምንነሣህ ጠዋት ሌሊት እነሳለሁ እየጨነቀኝ ምን እያለኝ ትልቁ ሀላፊነቴ ትክሻዬ ላይ የተሰቀለ ሀላፊነቴ ነው። ይሄ እና ይሄን ሀላፊነቴን በአግባቡ ለመወጣት እሞክራለሁ ማለት ነው። አንዱ ምንድነው? ስራ መያዝ ነው። ሁለተኛ ደግሞ ሀላፊነቴ ብዬ የማስበው ሁለተኛ ሰውነቴን በቃ ቤተሰቦቼን ማስደሰት በየትኛውም ነገር ሊሆን ይችላል። እኔ አልፎልኝ እኔ ተደስቼ እነሱ ደስ እንዲላቸው ማድረግ የኔ ሀላፊነቴ ማለት ነው። አክስቶቼን መጠበቅ ሴት ሴት አክስቶችን መጠበቅ የአክስት የአክስት የአክስት ልጆችን መጠበቅ ሁሉንም በመጸለይ ነው። መቼም ልጠብቃቸው የምችል መቼም ሌላ ምንም አይነት መንገድ የለምና። ሁሉንም ለመርዳት በቃ ገንዘብ ኖሮኝ ለሁሉም በደረስኩኝ ቤት አጣለችና ለሷም በደረስኩላት ገንዘብ ኖሮኝ ቤት በገዛሁላትና በተገላገለች እሷም እንደው ባረፈች ይሄ ነው። ሀላፊነቴን እና የኔ ሀላፊነቴ ይሄ ነው። ከሞላ ጎደል በዚሁ እጨርሳለሁ። አመሰግናለሁ።

ጥፍሬን ትቆርጣለህ አዎ በጣም ነው የምቆርጥ ጥፍሬንማ እንደውም እንደውም በመቆረጫ ሳይሆን አብዛኛውን ጊዜ በጥርሴ ነው ምቆርጥ ጥፍሬን ማለት ነው። በዛ ነው ምቆርጥ አብዛኛው ጊዜ ትንሽ እንኳን አንድ ራሱ ሴንቲሜትር ትንሽዬ አታድግም ጥፍሬ ማለት ነው ሁሌ እንደቆረጥኩት ነው እኔ ጥፍሬን በጥርሴ። ማለትም ሳስብም ሊሆን ይችላል። ወይም ደግሞ ከስራ ስቦዝን ስራ የሌለ ሲሆኑልኝ ከጥፍሬ ጋር ነው የምጫወት እና አሁን ራሱ ያደገ ጥፍር የለኝም። ሁሉን በጥርሴ ነው የቆረጥኩት ያለ ማለት ነው እና ጥፍር ላይ አልታማም። ቤተሰብ ራሱ የቤተሰብ ህልጅነቴ አንስቶ ጥፍርን አትብላው እባላለሁ ሁሌ እበላዋለሁ እና አያድግም ትናንሽ ናቸው አሁን ራሱ አላደጉም ይኸው በልጅነቴ ቆርጠዋለሁ እየበላሁ አሁንም እየበላው ምንም ሊያድግ አልቻለም ጥፍሬ ማለት ነው። እና ጥፍር ትቆርጣለህ ያለችው በደንብ ነው የምቆርጠው ቁርጥርጥ ነው የማደርገው እንደውም ምንም እያደገም አይደለም እንደው የእግሬን ግን አብዛኛው ጊዜ አልቆርጠውም የእጆቼን ግን እየበላሁ በጥርሴ እቆርጣቸዋለሁ። በደንብ አድርጌ ነው የምቆርጠው መቆረጫ አንዳንዴ እጠቀማለሁ መቁረጫ የምጠቀመው ውስጡ ቆሻሻ ሲሆን ማለት ነው። ጥፍሬ ውስጡ ቆሻሻ ከያዘ ቆሻሻ እዝል ከሆነ ጥፍሬ በጥርሴ አልጠቀምም። በምንድነው ማድረግ በጥፍር መቁረጫ እቆርጣለሁና ውስጡን አጸዳለሁ ማለት ነው። እንደዛ ነው ማድረግ የእግሬን ግን የእግሬን ግን ምንድነው የምቆርጠው በጥፍር መቁረጫ ነው የምቆርጠው ወይም ደግሞ በፒንሳ በፒንሳ ነው የምቆርጠው እና በዛ አይነት በዛ አይነት መልኩ ጥፍሬን እቆርጣለሁ። እኔ ማለት ነው እና ምክንያቱም ከሳኒቴ ከቆሻሻ አንፃር በጣም ቆሻሻ ስለሚይዝ እናም ደግሞ ስለሚያስቸግር በደንብ እቆርጣለሁ ማለት ነው። እኔ ጥፍሬን ከልጅነት ጀምሮ ራሱ የኔ ባህሪዬ ነው። ባህሪዬ ነው የኔ ማለት ነው እኔ እኔ በደንብ አድርጌ ነው የምቆርጥ ጥፍሬን ማለት ነው። እና በዛ ላይ አልታማም ለማለት ነው በደንብ አድርጌ ነው የምቆርጠው ጥፍሬን። እንዲሁም ደግሞ ወደ ሌላ አብዛኛው ጊዜ የምቆርጣቸው ሚድል ፊንገር ሚድል ፊንገሬን በደንብ ነው የምቆርጥ ማለትም መሃል ጣቴን በደንብ ነው የምቆርጥ አዉራ ጣቴን በደንብ አድርጌ ነው የምቆርጠው። እግሬ ራሱ ትንሽ ስለሚያስቸግረኝ ጫማ ምናምን ስለብስ ካልሲ ስለሚቀደድ የእግሬን ጥፍር እቆርጠዋለሁ በደንብ አድርጌ ነው የምቆርጠው። እና በዛ በዛ ምክንያት እኔ አልታማም ብዬ ነው በደንብ አድርጌ ነው የምቆርጠው ጥፍሬን። ጥፍርህን ትቆርጣለህ ላላችሁኝ አዎ እቆርጣለሁ በደንብ አድርጌ ነው የምቆርጠው። በቁርጥርጥር የማደርገው እንደውም እና ያው ደግሞ አንዳንድ ጊዜ ደግሞ አይታችሁ ከሆነ በሀገረ በ በአንዳንድ ህፃናቶች ጥፍራቸውን አይቆርጡም። እናት እና አባት የሌላቸው ህፃናቶች ወይም ደግሞ የሚያሳድጋቸው የሆኑ በቃ ስትሪት ላይ የሚኖሩ ማለት በረንዳ ላይ የሚኖሩ ህፃናቶች አይታችሁ ከሆነ ጥፍራቸውን አይቆረጡም እና ሲበሉ ቆሻሸው ከጥፍራቸው ያለው ቆሻሻ ወደ ሆዳቸው ባክቴሪያ ወደ ሆዳቸው ይገባል ከምግቡ ጋር ማለት ነው። ያ ትልቅ የሆነ ችግርን ያመጣባቸዋል ማለት ነው እና ህፃናቶችን እያዩ ጥፍራቸውን እንዲቆርጡ ማድረግ ይገባል ማለት ነው። ደግሞ ካልቻሉ ደግሞ እናትና አባቶቻቸው ወይም ደግሞ ትንሽ ተለቅ ያለ አዋቂ ሰው ጥፍራቸውን ሊቆርጥላቸው ይገባል ማለት ነው ምክንያቱም ጉዳቱ ትልቅ ስለሆነ ማለት ነው። ትልቅ የሆነ በሽታን ህፃናቶች ላይ ስለሚያመጣ ማለት ነው ምክንያቱም ህፃናቶች የተለያየ ነገር ስለሚነኩ ቆሻሻም ይሁን ምንም ይሁን ንጹህም ይሁን ቆሻሻ ይሁን ነገር በእጃቸው ነው የሚነኩና ወደ አፋቸው ስለሚከቱ እጃቸውን ደግሞ አብዛኛው ጊዜ የማላመጥ ባህሪ ስላላችሁ እና ጥፍራቸው እጃቸው ላይ ጥፍራቸው ላይ ያ ነገር ካለ ቆሻሻው ካለ ወደ ሆዳቸው ስለሚገባና ሆዳቸውን ስለሚበክል በዛ ምክንያት ጥፍራቸውን ቢቆርጡላቸው የተሻለ ነው ብዬ አስባለሁ ማለት ነው። እና አብዛኛው ጊዜ ጥፍራቸውን የሚጠብቁ ከወንዶች ይልቅ ሴቶች ናቸው ሴቶች በደንብ ጥፍራቸውን ይንከባከባሉ ማለትም ጥፍራቸው ቢያድግም ራሱ ቆሻሻ ላይ ያጸዳሉ የጥፍር ቀለም ይቀባሉ። እና በዚህ ምክንያት ይኸው ሴቶች ጥፍራቸውን አብዛኛው ጊዜ አይቆረጡም። ምክንያቱም እንደ ጌጥ አድርገውም ስለያዙት ጥፍራቸው እንደ ውበት አድርገው ስለያዙት እንደውም ጥፍር ራሱ ያስተክላሉ እንኳን ሊቆርጡ ይቅርና ጥፍር ያስተክላል አርቲፊሻል ጥፍር ማለት ነው። ሰው ሰራሽ ጥፍር እና በዛ ምክንያት ነው እናመሰግናለን። ባይ ቻው

የወተት ተዋጽኦ ትወዳለህ ወይ? አዎ እወዳለሁ። የወተት ተዋጽኦ። አሁን የተለያዩ የወተት ተዋጽኦዎች አሉ እኮ እንደምታውቁት ለምሳሌ የወተት ተዋጽኦ ውስጥ ምን ምን አለ? አይብ አለ። እርጎ አለ። ቅቤ አለ አይደለ። ስለዚህ ስለዚህ ብዙ አይነት የወተት ተዋጾዎች አሉ። ስለዚህ እኔ የወተት ተዋጽኦ ያለበት ማንኛውንም ነገር እወዳለሁ ማለት ነው። አይቭም በሉት ምክንያቱም ለምን ብትሉ እናንተን ሰውነታችሁን ይገነባል። አካላችሁን ይገነባል ለህፃን ልጅ ደግሞ ምን ያደርጋል? ህፃን ልጅ እድገታቸውን አጥንታቸውን እንዲጠነክር ያደርጋል አይደለ። እንደገናም ደግሞ ጉልበታቸው ጠንክሮ ቶሎ ብለው እንትን እንዲያድጉ ያደርጋል አይደለ። እድሜያቸው አንዳንድ ህፃናቶችን አይታችሁ ከሆነ እኮ እድሜያቸው ትንሽ ሆኖ ግን ሰውነታቸው ትልቅ የሆነ ከትልቅ ሰው ጋር የሚለካኩ ይሆናል ማለት ነው። ሁለት አመት ወይም ሶስት አመት ይመስላሉ እድሜያቸው ይሄ ምንድነው? በወተት የወተት ተዋጽኦ ያለው ንጥረ ነገር በውስጡ ያለው ንጥረ ነገር እነሱ ላይ ተጽዕኖ ስላመጣ ነው ማለት ነው። እና እንደዚህ እንደዚህ አይነት ነገራቶች የወተት ተዋጾኦ ብዙ አይነት እንትን አለው ለመዳኒት ለመድኃኒትነት ለመድኃኒትነት ይሆናል። አንድ ሲቀጥል ደግሞ ለበሽታ መዳኝ ይሆናል ማለት ነው